ቅንጥንት ማየት የምትችላቸው ነገር እንደየቦታው ነው እንደየሁኔታው ይለያያሉ። ቦታ ይወስነዋል የማየው ነገር በፍጥነት ለማየት የምፈልገው ነገር ይወስነዋል የምፈልገው ነገር ከሆነ በፍጥነት ላየው እችላለሁ ግን እም ሁኔታው ይወስኑታል የማይበት የሁኔታዎች ይወስኑታል እንጂ በፍጥነት ማየት እችላለህ የምችለው ነገር ቢኖር ግን በፍጥነት ነገሮችን

ፎቶ የማስቀምጥባቸው ቦታዎች ያው በብዛት አሁን ዘመኑም ስለተቀየረ ስልካችን ላይ ነው። ስልክ ፎቶአችንን የምናስቀምጠው ሲቀጥል ደግሞ ጋለሪ ጎግል ጋለሪ ውስጥ ይቀመጣሉ። ለረጅም ጊዜ ቆይቶ ኢሜል እስካልቀየርኩኝ ድረስ ኢሜል እስካልጠፋ ድረስ ፎቶዎቼ ማግኘት እችላለሁ። ጎግል ጋለሪ ውስጥ ቀጥሎ ባል

አወንታዊ አስተሳሰብ በጣም ጥሩ ነውና አሁን ታዊ አስተሳሰብ መቀበል የመሰለ ነገር የለም። አወንታዊ አስተሳሰብ ነገሮችን ምትፈታበት በመልካም ቅልል ብሎ የሰውን ህይወት ማቅለያ መንገድ ነው አወታዊ አስተሳሰብ ማለት። አወንታዊ አስተሳሰብ ከሌለው ሰው ልጅ መልካም ነገር መልካም አስተሳሰብ የለውም ብዬ የማምን ሰው ነኝ። ነገሮችን ሚያይበት እይታ በመልካም መሆን አለበት ብዬ አስባለሁ።

ደሞዝ የማገኘው በሀበሻ አቆጣጠር በኢትዮጵያ አቆጣጠር ነው ደሞዝ የሚከፈለኝ ከበ ስምንት እስከ ሰላሳ ባሉት ቀናቶች ደሞዝ አገኛለሁ። እና በሀበሻ ቀን አቆጣጠር ነበር ፍርንጆች ሳይሆን በሀበሻ በኢትዮጵያ ቀና አቆጣጠር። ሃያ ስምንት ሃያ ዘጠኝ ሰላሳ በሶስቱ ቀናት ውስጥ ይገቡልናል።

የመጠጥ ውሃ የማገኘው ከቧንቧ ከቧንቧ ነው የማገኘው የመጠጥ ውሃ። ከቧንቧ ነው ብዙ ጊዜ ቧንቧ ስለማትኖር ያው እናስቀምጥና ከማጣሪያ ከባንቧ ማጣሪያ የምጠጣዋን ከባንቧ ነው የማገኘው። ሲቀጥል ውጪ ደግሞ ከሆንን ከሃይላንድ እንገዛለን ሃይላንድ ውሃ የታሸገ ውሃ እንገዳለን። በዛ እንጠቅ

ሀላትን በደንብ ነው የምናከብረው የማናከብረው ባላት የለም የክርስትና እምነት ተከታይ ስለሆንነ እነሱን ባላቶች የክርስትናን መተከትሎ ይዞ የሚመጡ ባላቶች በሙሉ። በደንብ ነው ከቤተሰብ ጋር የምናከብረው ጥሩ ጊዜ ነው የምናሳልፈው። እና በጣም ጥሩ ጊዜ እናሳልፋለን ቆንጆ የሚባል ጊዜ ነው ከቤተክርስቲያን ባህላታችንንም ስናከብር።

ውስጥ ምን አይነት የቤት እቃዎች አሉ? አልጋ አለ ቴሌቪዥን አለ ሶፋ አለ ቁም ሳጥን አለ። የምግብ ጠረጴዛ አለ ጠረጴዛ አለ መቀመጫው ወንበሮች አሉ። ዲሽ አለ ዋይፋይ አለ እነዚህ ሁሉ

የምወደው መተግበሪያ ጎግል በጣም ደስ ይለኛል እና ጎግል በጣም አሪፍ ነው። እምትፈልገው እምትፈልገውን ነገር በሙሉ ቀለል አርጎ ስለሚያቀርበው በፈለኩት ቋንቋ ተርጉሞም አስተካክሎም ስለሚያቀርበው። ጎግል አሪፍ ለመጠቀም መጠቀም መተገበሪያ ጎግል ደስ ይለኛል። ጎግል በጣም አሪፍ ነገር ጎግል ጎግል ማፕ ብቻ የጎግል እንትኖች እንዳለ